የሙዚቃ መሳሪያ መጫወት ትችላለህ? የሙዚቃ መሳሪያ መጫወት አልችልም። ምክንያቱም አልተማርኩም የሙዚቃ መሳሪያ ብዙ ጊዜ ትንሽ ትንሽ እምችለው ከበሮ መምታት ትንሽ እችላለሁ። እንጂ የሙዚቃ መሳሪያ መጫወት አልችልም። የተለያዩ ባህላዊ ሙዚቃዎች ዋሸንት አለ። ዘመናዊም አሉ። እነሱን እነሱን አልችልም

የምትወደው መጠጥ ምንድ ነው? የምወደው የመጠጥ አይነት ብዙ ጊዜ የተለያዩ መጠጦችን አልጠጣም ግን ውሃ ነው የምወደው በቃ ውሃ ምክንያቱም ውሃ ለሰውነታችን ካለው ከፍተኛ ጥቅም የተነሳ ብዙ ጊዜ ውሃ አዘወትራለሁ። ውሃ እጠጣለሁ ማለት ሌሎች መጠጦችን አልጠጣም ማለት አይደለም። ወይን እጠጣለሁ ያው ሚሪንዳ እጠጣለሁ የ የሚሪንዳ ዘሮቹን ፋንታ፥ ኦሪን፥ ፋንታ፥ አናናስ፥ ስፕራይት እነሱ መጠጦች እጠጣለሁ። ካልኩልን የወጡ ነገሮችን ግን አልጠጣም ቢራ አልጠጣም፤ ድራፍት አልጠጣም፤ ጃምቦ አልጠጣም እነሱ እነሱን አልጠጣም ነገር ግን ብዙ ጊዜ የምወደውና የማዘወትረው የመጠጥ አይነት ውሃ ነው። በተለይ ጠዋት በባዶ ሆዴ አንድ ብርጭቆ ውሃ እጠጣለሁ። እሱ ለሰውነታችን እንሽርሽሪት ይጠቅማል ብዬ ስለማስብ እጠጣለሁ ውሃ ከዛ ምግብ ከመብላቴ ከሰላሳ ደቂቃ በፊት ደግሞ አሁንም ውሃ እጠጣለሁ። ምክንያቱም ብዙ ጥቅም ነው ያለው ለውበታችን ውሃ በምንጠጣበት ጊዜ ፊታችን ጥርት ያለ ነው የሚሆነው አቋማችን የተስተካከለ ነው የሚሆነው እንዲሁም ደግሞ በቂ የሆነ እንቅልፍም እናገኛለን። ውሃ ስንጠጣ ብዬ ስለማስብ የምወደውና የሁሌም ከእጄ የማይጠፋው ውሃ ነው።